የድርጅቱን ባህል ትወደዋለህ ነው ያልከኝ በጣም በጣም እወደዋለሁ ውድድ ነው የማደርገው ምክንያቱም እዛ ድርጅት ውስጥ መከባበር አለ። ታላላቆች ኢቭን የበታቾቻቸውን ይወዷቸዋል ያከብሯቸዋል። በችግር ጊዜም መተሳሰብ አለ። እና ነጻነት አለ የመረጃ ግልጽነት አለ። ስለዚህ ውድድ ነው ማደርግ እንደውም ከዚህ በፊት ካየኋቸው ለየት ይልብኛል። እና እጅግ ነው የምወድ

አንተ ምን አይነት ጫማ ትወዳለህ? ከምን አንፃር ነው ከመልክ አንፃር ከምቾት አንፃር ከብራንድ አንፃር ከእስከምን አንፃር? እኔ አሁን ምን አይነት ካልከኝ ከምቾት አንፃር ነው እንጂ ዉበቱ ምናምኑ አያሳስበኝም። ምቾት እግሬ ትንሽ አንደኛ ያልበኛል ሁለተኛ ደግሞ እግሬ ይደነዝዛል ስለዚህ ቡሽ አይነት ነገር ጫማዎች ይመቹኛል። መሰሪያ የሌላቸው ቢሆኑ ደግሞ ደስ ይለኛል በቀላሉ ለማጥለቅ እና ለማውለቅ። ስለዚህ ጫማ የምመርጠው ከምቾት አንፃር ነው።

የባህላችንን ሰርግማ ተወው ተወው ተወው ተወው ተወው ተወው በጣም ርር ነው የሚያረግ የደሃ ልጅ ማግባት አይችልም። የደሃ ልጅ መዳር አትችልም። አሁን አሁን ወደ ሀብታሙ ዙሯል ምክንያቱም ሽምግልና እንኳን ለመላክ በሚሊየን የሚቆጠር ገንዘብ ነው እየጠየቁ ያሉት። እና ባህላችንም ተቀይሯል የድሮ ባህል አይደለም ያለው ድሮ እኮ ይከባበራል ሰው ይተሳሰባል በአቅም ነው ሚለው። አሁን ከባድ ነው የባህልን ይሁን የዘመኑን ይሁን አላውቅም የምናገረው ራሱ። ባህላችን ቀርቷላ አሁን። ዘመናዊነቱ። በሁሉ አካባቢ እርብሽ የሚያደርግ ነው። ከአቅም በላይ መደገስ አለ። ያለ ጊዜ መደገስ አለ። የሌላውን አቅም አለማገናዘብ አለ። እና ጥሎሽ ሚባል ደሞ አለ። ሰርጉ ከደረሰ በኋላ ከፍተኛ መኪና እስከመሸለም። ያ የሌለውስ ይተያያል ደግሞ ሰው። እና አስቸጋሪ ነው

የተበላሸ ነገር አለህ እንዴ አስተካክልልሃለሁ። የተበላሸ ነገር እንደምን እንደምን ያሉ ናቸው አንተ እንዳስተካክልልህ የፈለከው። እ የቤት እቃወችን። እንደ ቴሌቪዥን ያሉ እንደ ፍሪጅ ያሉ እንደ ስቶቭ ያሉ። ትንሽ ትንሽ እሞክራለሁ አንተንም ከተበላሸህ አስተካክልሃለሁ። አዋ የተበላሸ ነገር ካለ ማለቴ ነው። እውነት እውነት። ምንም አልልም ራሴን እችላለሁ። ኮምፒውተሬን እጠግናለሁ ሞባይሌን እጠግናለሁ። ሰዎችን ከመጥራቴ በፊት ራሴ ነኝ የምሞክራቸው። ስለዚህ የተበላሸ ነገር ማስተካከል እችላለሁ ማለት ነው። ለራሴ እሆናለሁኝ ማጋነን ባይሆን አቅሜ በላይ የሆኑትን ደግሞ ሰዎችን እጠይቃለሁ። ለምሳሌ ቲቪ ፈቶ ለመግጠም ጥንቃቄ ይፈልጋል ውስጡ አሲድ ሊኖረው ይችላል የሚባል ነገር አለ። ስለዚህ ማልሞክራቸው አሉ። ግን ብዙዎቹን የተበላሹ ነገሮችን ማስተካከል እችላለሁ አንፖል እራሴ እቀይራለሁ። መብራት ራሴ አስራለሁ ቤት ውስጥ ከቆጣሪ ካለፈ በኋላ ማለት ነው። ማብሪያ ማጥፊያ ራሴ አስተካክላለሁ። ቁልፎችን ራሴ አስተካክላቸዋለሁ ራሴ ፈትቼ እገጥማለሁ በር ላይ። እንደዚህ ሬድዮ ከተበላሸብኝ ራሴ ጎርጉሬ ነው የማስተካክለው። እና እችላለሁ ብዙዎች ነገሮች ሰው ማልጠራባቸው ነገሮች ይበልጣሉ ሰው ከምጠራባቸው ነገሮች። ስለዚህ የተበላሸ ነገር መጠገን ማስተካከል እችላለሁ ማለት ነው። ግን ለእንትን አይሆነኝም ለገበያ ለንግድ ወይም ሰርቼ ገንዘብ ለመቀበል አይሆነኝም። ለራሴ ለቤቴ ወጪ ከማውጣት እንድቆጠብ የሚያደርጉኝን ነገሮች ማስተካከል እችላለሁ

ማህበራዊ ሚዲያ ትጠቀማለህ ከማለት የማትጠቀምበት ቀን አለ ብለህ ብትጠይቀኝ ይሻለኛል። ምክንያቱም አሁን ቲክቶክ ፌስቡክ ዩቲዩብ ቴሌግራም እዚህ ነገሮች ቀላል ተጽዕኖ እያሳደሩብኝ አይደለም። እናም በደንብ ነው የምጠቀመው በደንብ

ፋም ደግሞ ምንድነው? እኔ ማብሰል እችላለሁ ስቶቭ መጠቀም እችላለሁ ከሰል መጠቀም እችላለሁ ድስት መጣል እችላለሁ ማውረድ እችላለሁ ማማሰል እችላለሁ። ግን ፋም ምን እንደሆነ አላውቅም ፋም ደግሞ ምንድነው? እህ እስካሁን እንደዛ ከሆነ ተጠቅሜ አላውቅም እስካሁን

የጎረቤት ድምጽ እማይሰማበት ሀገር አለ? እንዴ እኔ በኖርኩበት ሁሉ የጎረቤቶቼን ድምጽ እሰማለሁ። ወይ ግቢ ውስጥ ስዟዟር ወይ ደግሞ ቤቴ ውስጥ ቁጭ ብዬ በተለይ ማታ ማታ ምሽት ሲሆን የሌሎች ድምጽ ሲከለል ወይም ሲጠፋ የጎረቤት ድምጽ መስማት አይቀርም። እሰማለሁ

ታዳ እጅ መጨባበጥ ትወዳለህ ትላለህ እዴ እጅ ካልተጨባበጥንማ በጥርጣሬ ትላለህ ማለት እኮ ነው ባህላችንም ነው። ብድሮ ጊዜ ሰዎች ወዳጅ ስለመሆናቸው የሚያረጋግጡበት እጅ ጨብጠው ሰላም ካሉ ነው የሚባል አባባል ስላለ። ተዋርሷል ከትውልድ ወደ ትውልድ ተዋርሷልና በጣም ነው። መጨባበጥ የምወደው እኔም ያው ልማዱን እንደውም አንድ ሰው ሳይጨብጠኝ ዝም ብሎ በጎ እንሰራለን ብቻ ብሎ ካለፈኝ። ምን ሆኖ ነው? ዛሬ ሰውየው ተቀይሯል የሚል ስሜት ነው የሚያድርብኝ። ስለዚህ መጨባበጥ እወዳለሁ ማለት ነው።